ምን አይነት የሙቀት መጠን ትመርጣለህ ሚለው ይሄ ጥያቄ? እንደማስበው ከሆነ ወይ ደግሞ ለመጠየቅ የፈለገው ምን አይነት የሙቀት ሁኔታ ውስጥ ወይ ደግሞ አየር ሁኔታ ምን አይነት ቢሆን ደስ ይልሃል? መሰለኝ ለዛ በዛ ተነስቼ ልመልሰው እሺ የኔ የአየር መጠን የአየር ሁኔታዬ ቅዝቅዝ ያለ ቢሆን ደስ ይለኛል። እሺ አሁን ደግሞ በዚህ ቶፒክ ላይ በዚህ በዚህ ርዕስ ላይ የምናወራው አንደኛ እኔ የምወደው እንዲህ ወይ ደግሞ የምመርጠውን የሙቀት አይነት ነው። የም የአየር ሙቀጥ አይነት ነው። ያኛው ደሞ ለምንደ ለምን ለምን እንምንመርጠው ሶስተኛው ደግሞ ሶስተኛው ደግሞ ጠቀሜታዉን ነው የማወራው። እሺ እኔ አሁን ሙቀትም ብርድም እችላለሁኝ መቋጠር እችላለሁኝ መቁዋጠር እችላለሁኝ ግን ሙቀት ሲሆን ጭራሽ ይከብደኛል። አሁን ኢትዮጵያ ውስጥ ኢትዮጵያ እንደውም አውቃለሁኝ ጥሩ የምትባል ነች ሙቀትም አይደለም። ብርድም አይደለም። ግን ይሄ ይሄ በጣም ለኔ ወይ ስላለመድኩት ሊሆን ይችላል ግን በጣም ነው የሚሞቀኝ። በተለይ ከስድስት ሰዓት በኋላ ፀሀዩ በጣም አስቸጋሪ ነው በጣም አይወጣም በጣም ከባድ ፀሀይ ነው። ፀሀይዋ በጣም አስቸጋሪ በጣም ሙቀት የሚበረ ፀሀይ ነው ያለሁ የሚያስጠላ ፀሀይ ነው። ያለው አሁን ይሄ በጣም የሚያስጠላ ማታ ማታ ደግሞ ሙቀቱን በጣም ከባድ ነው ማታ ማታ። ማታ እንኳን በብርድ ሊሆን ብርድ ንፋስ ሲሆን ንፋስ ሲሆን ሲገባ ማታ በጣም ነው የሚበርደው። አሁን ይሄ በጣም መጥፎ ጎን ነው። እና ደሞ የምርት ቀዝ ቀዝቃዛ መትፈትፉ ነው። ለምሳሌ አሁን ወደ በረዷማ ቦታ ብሄድ እና ደግሞ በጣም በርዷማ ቦታም አይመስለኝም የሚችለው ምክንያቱም እዚህ ስላለመድኩት እዛ የሚከብደኝ ይመስለኛል። ሌላኛው ደግሞ ሌላኛው ሌላኛው ደግሞ ድረስ ደግሞ የማወራበት ደግሞ ጠቀሜታውን ነው። አሁን እህ አሁን እንደዚህ ሙቀትም ጠቀሜታም አለው። ሙቀት ሲሆንም ለምሳሌ ብርድ ለማይችል ሰው ቶሎ ቶሎ ቶሎ ቶሎ ለሚበርደው ሰው ብርድ ብርድ አለኝ ለሚሉ ሰው አሁን እሱ በጣም ተመራጭ። ግን እንደዚህ ለጤነኛ ሰው ማዕከልኛቱ ሲበዛም ሲበዛም ጥሩ አይደለም። ሲያንስም ጥሩ አይደለም። ሲያንስም ደግሞ ይገላል። ሁሌም ጃኬትህ በቃ ማድረግ ነው የሚሆነው ሁሌም ሁሌም የሚበርድ ከሆነ ጃኬት መደረብ ብቻ ነው የሚሆነው። እና ደግሞ ሙቀስ ሲበዛም ደግሞ አንድ የምናደርገውን ልብስንም ይቀየራል። ለምሳሌ ሙቀት ሲበዛ ጃኬት አናደርግም ሙቀት ሲበዛ ሹራብ አናረግም። ለዛ ይሄ ይሄ ይቀይራል። የኛን የኛን ያለባበስ ነገር አሁን ብርድ ቢሆን ደግሞ አንወጣም በቲሸርት። ስለዛ ይሄ ይሄ አሁን አሁን በቲሸርት መውጣት በቲሸርት በቲሸርት መሄድ እየለመድን ሰው ደግሞ በቲሸርት መሄድ የሚወድ ሰው ወደ ቀዝቃዛ ቦታ ብንወስደው። በጣም በ ያስ ያስጠላውል ሁሌ ብቻ ሁሌ ስለሚያደርግ ሹሹራብ ይሄ በጣም ነው የሚያስጠላው። ሌላኛው ደግሞ መጥፎ ጎንም ደግሞ አለው ሙቀት ሲበዛም። ሲያንስም ሲበዛ ለምሳሌ አሁን አሁን እኔ እንደማቅ ከሆነ ማታ ማታ ሲበዛ ቢንቢ ያመጣል። ቢንቢ ደግሞ በጣም በቃ ኡፍ በጣም የሚረብሸኝ ነገር። ማታ ማታ ስተኛ እዝ እያሉ ጆሮዬ ላይ በጣም ነው የሚደብሹኝ። አሁን ይሄ ይሄ በጣም ነው የሚያስጠላኝ። ሌላኛው ደግሞ ሌላኛው ደግሞ ሌላኛው ደግሞ ጉዳት ሌላኛው ጉዳት ደግሞ በጣም በጣም ሲቀዝቀዝ ደግሞ ሊገል ይችላል። ለምሳሌ ምንም ልብስ ከሌለ ሊገል ይችላል። አሁን አብዛኛው ሰው እንደማቀው ከሆነ ለምሳሌ ወደ በርዳማ ቦታ ከሄዱ በብርድም ሊሞቱ ይችላሉ። ስለዛ አሁን እኔን ምመርጠው መሃል ያለ ነው ያልሞቀም ያልቀዘቀዘም ነው የምምርጠው።

ምን አይነት ሳሙና ትጠቀማለህ ነው የሚለው እሺ አሁን በዚህ ጥያቄ ላይ? የማነሳቸው ነጥቦች አንደኛው። ምን አይነት ሳሙና እንደምጠቀም። ስንት አይነት ሳሙና እንደማቅ። ጠቀሜታዎቹ የእያንዳንዶቹ ሳሙና ጉዳቶቹም በዛውም አነሳለሁኝ። እሺ እንጀምር። አሁን እኔ የምጠቅመው ሳሙና ለምሳሌ ላይፍ ቦይ የሚባል አለ። ላይፍ ቦይ የሚባል አንድ ግን ምን ነው ስሙ ረስቸዋለሁ። ግን አረንጓዴ ክለር ነው በጣም ታዋቂ ሳሙና ነው። አሁን እንትን ምናቀው ከሆነ ሳሙና ጥቅሞችን ላይቀር ለምሳሌ ለፊት የሚጠቅም አለ። ለፀጉርም አለ ለፀጉርም የተለየ ሳሙና አለ ለብጉር ካለባቸው ለብጉርም አለ። ለእግር አለ እንዳይሸት እንደዚህ በሽታ ካለ እንዳይሸት ያደርጋል። ለተለያዩ ነገሮች አለ ሳሙናአሁን። እኔ የማውቀው የሰሙና አይነቱን ለምሳሌ ለፊት አለ ለፊት አለ እንደኛው ደግሞ ለጠባሳ አሁን ብጉርን አፍርጡኝ ብሎ ካፈረጣችሁት ጠባሳ ያመጣል። ጥቁር ጥቁር ነገር ማለት ነው። ጥቁር ጥቁር ነገር ይሄን ጥቁር ጥቁር ነገር ለማጥፋት ሲባል። የተለየ ልክ ከሌሎች የተለየች ሳሙና አለች እሷን። በቀን ሁለት ጊዜ መታጠብ ወደ ወደ ነበረበት ይመልሳል ይላሉ። እኔ ሞክሬው ስለማላውቅ አላውቅም ደግሞ ለነገው ደግሞ የፊት አውርተናል። ለብጉር ደግሞ አለ ብጉር እንዳይነሳ ቅድሙ ጠባሳ ነበር። ብጉር ብጉር እንዳይነሳ ወይም ብጉር ከተነሳው በኋላ ደግሞ ወይ እንዳይባዛ የሚያደርግም አለ። ይሄ በጣም ቆንጆ ነው። ለምሳሌ በብጉ ለሚቸገሩ ወንድም እህቶቻችን ይሄን እኔ የምጠቀመው በጣም ቆንጆ ነው። ግን አሁን አሁን አሁን ደግሞ ችግሩ ደግሞ። ወይ ደግሞ ስለ መጥፎ ጎኑ ወደ በኋላ ላይ ለዛ ነው እንደዚህ ብዙ ብዙ አይነቶች አሉ። ሌላኛው ደግሞ አይነት ደግሞ እኔም ማቀው ደግሞ። የእግር ደግሞ አለ ለምሳሌ እግራቸው እግራቸው የምሽት ከሆነ እግራቸው በበሽታ ማለቴ ነው። በበሽታ እንደዚህ ሚሽት ከሆነ ለየት ያለች ሳሙና አለች። እሱ የሚጠቅምባት ጥሩ ነው። ሽታን ይከለክላል ለሽታ በጣም ይከላከላል። አሁን ይሄን ተጠቅሜያለሁ። ሌላኛው ደግሞ አንደኛ ደግሞ ጠቀሜታ ደግም አለው እሺ ለምሳሌ አዎ ብጉር ያለበት ሰው የብጉር ሳሙና ልኬት አርጎ ቢጠቀም። እና ደግሞ በስነ ስርዓት ጠብቆ ሰአቱን። ከተጠቀመ ምሳሌ በቀን ሁለቴ የሚል ከሆነ ሁለቴ መጠቀም በቀን ሶስቴ የሚል ከሆነ ሶስቴ መጠቀም። ትእዛዙን ተከትሎ እንደዚህ የሚሰራ ሰው ካለ ወይ ደግሞ የሚታጠብ ሰው ካለ። ያይበታል። ብግሩ ወይ ብግሩ ለቆት ከሆነ ብግሩ ይቀንስለታል ለእግር ከሆነ ሽታው ይቀንስለታል ይሄንን ይጠቅመዋል። ጉዳት ደግሞ አለው እንደምናቀው ከሆነ ለምሳሌ አንደኛው ጉዳቱ በብር ነው። ብር ብዙ ጊዜ ጉዳት ይሆናል። ለምሳሌ አሁን እንደምነቃው ከሆነ። እንደዚህ ለብጉር ሳሙና እንደ እንደ እንደ ገላ ሳሙና ወይ ደግሞ እንደ ልብስ ሳሙና እርካሽ አይደሉም። ለምሳሌ አሁን የልብስ ሳሙናውን ስልሳ ብር ሰባ ብር ሊሆን ይችላል። የፊት ግን በጣም ጥራት ያለው ከሆነ ሁለት ሺህ ብር ሊሆን ይችላል። አሁን በጣም ብዙ ልዩነት አለው ከሁለት ሺህ ወደዚህ በጣም በጣም ነው የሚለየው። ስለዚህ ስለዚህ አንደኛው ጉዳቱ። አንደኛው ጉዳቱ ብር ነው ሌላ ጊዜ ደግሞ ለምሳሌ የብጉር ተብሎ ላይሰራ ይችላል። አሁን ይሄን ሁላ ብር ወጥቶበት ይጠፋል ብለን ይጠፋል ብሎ ብለን ብሎ ሀኪሙ አሳምኖን የማይጠፋ ከሆነ ይሄ አሁን አይምሮ ውስጥ ይችላል ከባድ ችግር ይፈጥርብናል። ስለዚህ እኔ አሁን የምጠቀመውን የሳሙና አይነት ነገር እኔ የምጠቀመው የሳሙና አይነት ላይፉቦይ እጠቀማለሁ። አሁንም ደግሞ ብጉር ነበረብኝ ድሮ ለብግሩም እጠቀም ነበር የሆነ ጥቁር ሳሙና አለ እሱም ይጠቅማል ይባላል። ሌላኛው ደግሞ አሁን ደግሞ ጠባሳ ስለሆነብኝ ደግሞ ለጠባሳ ሳሙና ደግሞ እየፈለኩኝ ነው። ይሄን ባገኝ በጣም ነው ደስ የሚለኝ። አመሰግናለሁ።

በመስኮት ጎን መቀመጥ ትወዳለህ ነው የሚለው ያሁኑ ርዕስ ደግሞ ይሄን አሁን ቀላል ነገር አዎ ብዬ አስባለሁኝ። በመስኮት ዳር መቀመጥ በጣም የምወደው እኔን ብዬ አስባለሁ። ለምሳሌ ለምሳሌ ካወራን? ለምን አሁን በዚህ ርዕስ ላይ ማወራው ነገር። የት ቦታ? በየትኛው ነገር? በየትኛው ቦታ? እንደሚቀመጥ በየትኛው ለምሳሌ ታክሲ ውስጥ የሚሄድ ከሆነ በየትኛው በኩል እንደምቀመጥ ለምን እንደምቀመጥ ጠቀሜታው ጉዳያቶቹ በደንብ በሰፊው እለዋለው። እሺ። ታክሲ ውስጥ ከሆነ አሁን መስኮት ዳር መቀመጥ። ጠቀሜታው ለሽታ ለምሳሌ ሽታ ካለ ወይ ደሞ ሙቀት ካለ ወይ ደሞ ፀሀይ ካለ። መስኮት ዳር መቀመጥ ያ ደሞ መስኮት ዳር ተቀምጦ ንፋስ ሲያገኙ መሄድ በጣም በጣም ደስ እሚል ነገር ነው። መኪና ውስጥ ከሆነ ደሞ ይሻለኛል እኔ ወይ ጥግ መስኮት ዳር በመስኮት አካባቢ በሱ ይሻለኛል። በፕሌን ብሄድም በአይሮፕላን ቢሄድም። መስኮት ዳር ቢሄድ ደስ ይለኛል መስኮት ዳር ብቀመጥ ደስ ይለኛል። እኔ በጣም ስለሆነ እና ደሞ ጥቅመቶቹ ደሞ መስኮት ዳር መቀመጥ ቅርብ በር ነው። ለንፋስ በጣም ጠቄመታ አሉት። መጥፎ መጥፎ ጎንም አለው አንደኛው መስኮት ዳር መጠመጥ። ፀሀይ ነው። መሃል ላይ መሆን ብዙ ጊዜ ፀሀይን ከፀሀይ መራቅ ነው። በዚህም በዚህ በዚህም በዚህም ፀሀያ ካለ። እንርቀዋለን እንሽሽዋለን ፀሀይዋን በአንዱም ቦታ ስላልሆነ ፀሀዩን ከአንዱም ስለ ሚበልጠን ፀሀዩን እንሸሸዋለን። ግን በአንዱን ቦታ ከሆንን ወይ ደሞ መስኮት ዳር አካባቢ ከሆንን። ፀሀዩን በደንብ ነው ምትትም ያረገናል አሁን እሄ በጣም አስቸጋሪ ነገር ነው። እና ደሞ ለምሳሌ ታክስ ዳር ከሆንን ደሞ ስልካችንን አውጥተን እየተጠቀምን ከሆነ ለሌባ ምቹ ነው የሚሆነው። ሌባው ሌባው በጣም ነው የሚመቸው። ለምን መስኮት ዳር የተቀመጠ ሰው መስኮት ዳር የተመጠ ሰው። ለስልኩን በደንብ ተደርጎበት ቢኬድ በቀላሉ ነው በደንብ ተደርጎበት ስልኩን በቀላሉ በድግ ኣርጎበት ቢሄዱ የትም ነው የትም ነው የማይዘው። መስኮት ዳር ነው የትም ነው ገና በር ከፍቶ ገና ወርዶ አባሮም ከባድ ነገር ነው። ይጠፋል። በሆነ ቅያስ ገብቶ መስኮት ዳር መቀመጥ ጠቀሜታዎቹም ጉዳትም አለው። ግን ደሞ እንደምናቀው ስልካችንን ጠንቀቅ ብለን ስልካችንን ጠንቀቅ ብለን ከያዝን። ጠቀሜታው በቃ ልክ ከጉዳት ይልቅ ነው ጉዳት ጠቀሜታው በጣም ነው ደስ የሚለው። መስኮት ዳርም መቀመጥ ንጹህ አየር ማግኘት ነው። ንጹህ አየር ስንል ደሞ ወይ ደሞ በጣም ቅድም እንዳወራሁት ከሆነ በጣም ሙቆት ከሆነ ወይ ደሞ በፀሀይ ተመትተክ ድክም ብሎ ከሆነ። መስኮት ዳር ከሆነ በየንፋሱ ንፋሱ የመታን ንፋሱ ቀስ እያለ የመታን ዘፈናችንን ከፍተን ነው ብንሄድ በጣም ነው ደስ የሚለው በጣም ነው። እንደዚህ ነገር በጣም ስለምወድ በጣም ነው ደስ የሚለኝ። ስለዛ እኔ መስኮት ዳር መስኮት ዳር መቀመጥ እምወድ ሰው ነኝ። ብዙ ጊዜ ሁላ ከእሱ ጋር እጨቃጨቃለሁኝ። መስኮት ዳር ልሁን ብዬ እሄን ያህል ፍቅር የመስኮት ዳር መቀመጥ። ግን ሰው ግን በሱ ግድ የለው ሰውም አለ። መስኮት ዳር መቀመጥ እኔ ግን መስኮት ዳር መቀመጥ ከሚወዱ ሰዎች አንድ ነኝ። ለምን ለምን ሲባል ቅድም ነው ያወራሁት። ጠቀሜታው ይበልጣል ከጉዳቱ። ጠቀሜታው በጣም በጣም ነው ለኔ የሚጎድለኝ ጠቀሜታው በጣም ነው በጣም ነው የሚታየኝ። በዝቶ ለዛ ሲባል መሰለኝ እኔም እንደዚህ መስኮት ዳር ማበዛው። ግን አንዳንዴ ቅድም እንዳወራነው መስኮት ዳር መቀመጥ በጣም መጥፎ ነው። ምክንያቱም ለምሳሌ አሁን ግጭት ካለ መኪናው ከተጋጨ። ቀጥታኛ እኛን ነው የመኪና ቀጥታ ምትጉዳ ስለሆንን ቀጥታ ነው እኛ ላይ የሚያገኘን ጥቅሙን ደሞ ለምሳሌ መኪናው ተገልብጦ ከሆነ ማርያሙ እንደ እድል ሆኖ በዛ በኩል ከተገለበጠ። በመስኮት ቶሎ ብሎ ለመውጣት ይጠቅማል። እሄ እሄ ጠቀሜታ ሆኖ ብዬ አስባለሁኝ።

በመንገድ ላይ ምግብ ትገዛለህ ነው ሚለው ጥያቄው? እሺ መልስ ለመመለስ እንደውልህ ጥያቄዎችን እናነሳለን። አንደኛው ምን ምግብ እንደምገዛ ነው? ሁለተኛው ለምን ያንን ምግብ ወደምንገዛ ነው? ሶስተኛው ጥቅሞቹ ነው አራተኛ ጉዳቶቹን ነው። ሌላም በመሃል ሀሳብ ካለ እንቀጥላለን። እሺ በመንገድ ላይ አሁን ብዙ ጊዜ ተማሪ ያለሁኝ። ተማሪ እያለሁኝ እወጣን ከትምህርት ቤት ሶሶ ጣ በመንገዴ ላይ ቺፕስ። ሳምቡሳ ቦምቦሊኖም ሸጡ ሰዎች ሳይ እና ደግሞ ትንሽዬ ብር ከተረፈችኝ ደግሞ በሷ ወይ ቺፕስ ገዝቼ ገባና ከዛ። ፊልም እያየሁ ወይ ደግሞ ዘና እያልኩኝ ወይ ደሞ እሰራና ዳጣ። ዳጣ ማለት ሚጥሚጣ እኔ የኔ ዳጣ አሰራር ሚጥሚጣ ውሃ ነጭ ሽኩርት አድርግና እሱን እንደ ማብያ እጠቀመዋለሁ ቺፕሱ ጋር እየነከርኩኝ እበላበታለሁ። ይሄ ይሄ ጥቅም በጣም ነው የምጠቀምበት። ስለዚህ የኔ አሰራር ትንሽ ለየት ይላል ግን። በጣም ጣዕም አለው ብየ ማስብ ሰው ስለዚህ። ስለዛ እንደዚህ ከትምህርት ቤት ስወጣ እንደዚህ ሚገዛቸው የሚገዛቸው። እንደዚህ የተጠባበሱ ነገሮች አሉ አሁን የተጣበሱ ነገሮች በጣም መጥፎም ናቸው ጥሩም ናቸው። ከጥሩ ጎኖቹ ስነሳ እንደዚህ ወይ ቶሎ እረቦኝ ከሆነ እና ደግሞ ቶሎ የሚበላ ነገር ከፈለኩኝ ደግሞ ቶሎ የሚደርስ ነገር ከፈለኩኝ። እነዚህን ቶሎ በላ አድርጌ እነዚህን ቶሎ ዋጥ ዋጥ አድርጌ ቶሎ መመለስ ችላለሁኜ አሁን ይሄ ጥቅሞች ነው። ለምሳሌ አሁን ብዙ ጊዜ ከትምህርት ቤት ስመለስ ሊርበኝ ስለሚችል። ይሄን ሳሙቡሳ ይሄን ወይ ደሞ ይሄን ቦንቦሊኖ ነው ብበላ ሆዴን ትንሽ ጋብ ያደርግልኝ ወይ ደሞ ሆዴን ያረጋጋልኛል አሁን ይሄ በጣም ጠቀሜታው ነው። ስለዚህ እንደዚህ መንገዴ ላይ እንደዚህ ሳልፍሳልፍ እንደዚህ እበላለሁኝ። ምግብ አለ አይደለ እንደዚህ አንዳንድ ነገሮችን ቲቭሶችን እንደዚህ እንደዚህ እበላለሁኝ ግን ደሞ አሁን ደሞ እሺ ጥቅሞችን አወራን። ጉዳት ደግሞ እንወራ። ጉዳቱን ስናወራ ደሞ ለምሳሌ አሁን ኢትዮጵያ ውስጥ ነው መሰለኝ ወይ ሌላ ቦታ አላቅም። እንዴት እንደሚሰራ ግን። ይቺ ዘይት ይደጋግምበታል። ይሄ ምን ማለት እንደሆነ? ለምሳሌ ዛሬ ዛሬን የተጠበሱበትን ዛሬ አዲስ ከቀየሩ ይሄን ዘይት በጣም ይደጋግሙት ይደጋግሙት ይደጋግሙት ይደጋግሙት እና ወደ በሽታ ወደ ወደ ከሀሰር በሽታ አምልቃለት ቻለው። ይሄ ዘይት አስር ጥቁር ጥቁር ጥቁር እስኪሆን ድረስ ደጋግሞ ደጋግሞ ደጋግሞ ለምን ሲባል እነሱ ለወጪ ብሎ ነው። ግን ደግሞ አያሰቡም። ስለ ጤና ዝም ብሎ እየደጋገሙ እየደጋገሙ እየደጋገሙ ግድ የላቸውም እኔ አልገባኝም ግን። እየደጋገሙ እየደጋገሙ ዘይ ዘይ ደሞ ዝም ብሎ የተደጋገመ ስለሚሰራ። ይደግም ይሰራል። የሚጠብ ስለሆነ ዝብ ቢደጋግሙት ለበሽታ ይመጣል። ይሄ በሽታ ደግሞ እንደዚህ እንደዚህ ዝም ብሎ ቀላል በሽታ አይደለም። ዋናውን በሽታ ቅድም እንዳወራንበት ካንሰር ነው ያመጣል። ካንሰር ስንል ደግሞ ካንሰር ዝም ብሎ ካንሰር አይደለም። እንደዚህ ወይ ደግሞ አንዳንዴ ደግሞ እንደ ዘይቱ ደግሞ ሲበዛ ደግሞ ለምሳሌ ብዙ ጊዜ ችፕስ ስበላ ዘይቱ ብዝት ይላል ዘይቱ ዘይቱ ጨቅ ጨቅ ነው የሚባለው ዘይቱ ጨቅ እስኪል ድረስ ስለሚያደርጉበት። ይሄ ወይ ጨጓራ መላጥ ደግሞ ማቅለሽለሽ ይሄን ይሄን ያመጣል። አሁን ይሄ መጥፎ ጎኖቹ ነው። እንደዚህ ዘይት የደጋገሙበት ዘይትን አንዴ ከተሰራ በኋላ ዝም ብሎ እየደጋገሙ ዝም ብሎ እየሰራ ዝምብሎ መስራት። አሁን ይሄ መጥፎ ጎኖች ነው ሌላ ደግሞ በመንገድ ላይ ደግሞ ምግብም ገዛለሁ።

አሁን ደግሞ ስንት ቋንቋ ትችላለህ? የሚል ጥያቄ ተነስቷል እሺ ይሄን ጥያቄ መመለስ በጣም ደስ እያለኝ ነው የሚመልሰው አሁን እኔ ሁለት ቋንቋ የምችለው ለጊዜው አንደኛው አማርኛ አሁን ነው የማወራው ቋንቋ ሁለኛ ደግሞ እንግሊዘኛ ነው ስለዚህ እኔ ሁለት ቋንቋ እችላለሁ እችላለሁኝ አማርኛን የተወለድኩበት ነው አማርኛ ተወልጄ ያደኩበት ነው እንግሊዘኛውን ደግሞ በፊልሞች በእንደዚህ በእንደዚህ የመጣ ነው። ስለዛ አሁን ስለ ቋንቋ ምን እንደሆነ ስለ ቋንቋ ጠቀሜታ ስለ ቋንቋ ጉዳት ሁሉ ነገር አወራለሁኝ ትንትናለሁ እሺ ቋንቋ ማለት ምንድነው? ቋንቋ ማለት አንድ ሰው ከአንድ ሰው የሚያወራበት የሚገናኝበት የሚገናኝበት። ነገር ነው ያለ ቋንቋ የሰው ልጅ አይግባባም ያለ ቋንቋ አንድ ሰው ከአንድ ሰው በምንም አይግባባም በምንም ብሆን አይግባባም ስለዚህ ቋንቋ ማለት አንድ ሰውን ከአንድ ሰውን ከሌላ ሰው የሚያገባባ ነገር ነው ቋንቋ ደግሞ ከተፈጠረ በጣም ብዙ አታት ነው። አንድ አሁን አለም ከተፈጠረች ሰባት ሺህ አመት አምስት ሺህ አምስት መቶ አመቷ ነው ስለዛ ቋንቋ የተፈጠረው በዛ አካባቢ ነገር ነው ብዬ አስባለሁ ቋንቋ ሲፈጠር ዋና ሀሳቡ ለመግባባት ነው። ዋና ሀሳቡን ለማውራት ነው። ያለ አሁን የተለያዩ ብሄሮች የተለያዩ ብሄር ብሄር ሰቦች የተለያዩ ቋንቋዎች አላቸው አሁን የተለያየ ቋንቋ ማወቅ ተቀሜታውን እናውቃለን ጉዳትም እናውቃለን እሱንም በኋላ በደንብ እናውራለን። ስለዚህ አሁን ስንቀጥል ቋንቋ የተለያየ ቋንቋ ማወቅ በጣም ብዙ ጠቀሜታዎች አሉት። አንደኛው ከብዙ ብሄሮች ጋር እንድንግባባ ከብዙ ነገሮች ላይ ከእነሱ ከእነሱ እንማራለን ከእነሱ ቋንቋ ምን ምን ከእነሱ ቋንቋ ምን እንደሚያወሩ በእንሱ ቋንቋ ምን ብዙ ነገር እንማራለን ከእነሱ ቋንቋ ውጪ ለምሳሌ አሁን በቋንቋቸው ብቻ ለምሳሌ አሁን ጣሊያንኛ ወይ ደግሞ ትግርኛ እነዚህ እንደዚህ ወይ ደግሞ ኦሮምኛ ነው ከኢትዮጵያ ውስጥ በጣም እነዚህ እንደዚህ እንኳን ብችል ከሀገሬ ሰው ጋር በደንብ ዝና በደንብ ዝና ብዬ ሳልጨነቅ በደንብ መውራት ይችላለው ግን ግን ከሌላ ከማልችል ቋንቋ ግን ግን የማልችል ቋንቋ ከሆነ እየጨነቀኝ ነው የምወራው ወይ ደግሞ ያስፈልገኛል። ተርጓሚ ለዛ ሲባል እኔ ግን ብችል በጣም ነው የምጠቀመው ቋንቋ ደግሞ ጉዳት ደግሞ አለው ለምሳሌ አሁን ቋንቋ ለምቻል በጣም ጉዳት ነው። ምክንያቱም ምን መሰላቹ ቋንቋ ለመቻል ለምሳሌ እንደምናውቀው ከሆነ ኢትዮጵያ ውስጥ ብዙ ቋንቋዎች አሉ ኢትዮጵያ ውስጥ ወደ ከሰማንያ በላይ የሆኑ ቋንቋዎች አሉ። አሁን ከሰማንያ ውስጥ እኔ የማውቃቸው ለምሳሌ አማርኛ አለ ኦሮምኛ አለ ትግርኛ አለ ቤንሻንግሉ አለ በጣም ብቻ ብዙ ብዙ ቋንቋዎች አሉ ግን ያው ሁላ ቋንቋ ማወቅ ከባድ ነው ያው ሁላ ቋንቋ መማር ከባድ ነው። ለዛም ቋንቋ ድንግጥ ልንል እንችላለን ያሁላ ቋንቋ ስናይ ድንግጥ ልንል እንችላለን ዋናው ደግሞ ዋናው ደግሞ ቋንቋ ደግሞ ቋንቋ ደግሞ መማሪያን እንግድ ብዬ የማስበው በእኔም አስተሳሰብ ፊልም ነው ፊልም በጣም በጣም ወሳኝ ነው ቋንቋ መማር የሚፈልግ ሰው ካለ ቋንቋን ማወቄ የሚፈልግ የሚፈልግ ሰው ካለ ፊልም ቢያይ እንዴት እንደሚያወሩት ምን ብሎ እንደሚያወሩት የነሱ ቋንቋ እንደት እንደሚያወሩ ሁሉን ነገር ተንትንን ማወቅ ይቻላል ፊልም የምናይ ከሆነ ማለት ነው እኔ ሁለት ቋንቋ እችላለሁ።